እኔ የምወደው አይነት ልብስ ሱፍ አይነት ልብስ ነው። ምክንያቱም ብዙ ጊዜ ሱፍ ስትለብስ ከሰዎች የሚመጣ አስተያየት ይሁን ወይም ለሰዎች የሚሰጠው የሚሰጠው አይነት ምልከታ የተለየ ነው። ሱፍ ስትለብስ የራሱ የሆነ ግርማ ሞገስና እና ማዕረግ አለው እሱ ብቻ ሳይሆን አሉ ከሚባሉት አይነት ልብሶች በቁጥር አንደኛነት እና በደረጃ ሱፍ ነው የሚለበሰው። ስለዚህ እኔ የምወደው አይነት ልብስ ሱፍ ነው። አልፎ አልፎም ጅንስ ሱሪና ሸሚዝም እወዳለሁ ግን አብዛኛው ጊዜ የምወደው አይነት ልብስ ያው ሱፍ ነው ማለት ነው። ግን አንዳንድ ጊዜ ሱፍ ሁሌ አይደረግም የሚል አይነት አስተያየት ይመጣል ከብዙ ሰዎች ይሄ ብቻ ሳይሆን ብዙ ሰዎች ሱፍ የሚለበሰውም ለበአል ወይ ለዝግጅት ወይም ደግሞ የሆነ ነገር የተለየ ነገርን ሲኖር እንጂ ዝም ብለህ በኖርማል ወይም ደግሞ በቀን ዝም ብለህ ልታደርገው አትችልም የሚል አይነት አነጋገር አለ። እኔ አብዛኛው ጊዜ አልስማማበትም ምክንያቱም አንድ ሰው መልበስ ያለበት ማድረግ ያለበት የራሱ አይነት ልብስ ነው ወይም ደግሞ እሱ የሚወደው እሱ የሚመርጠው ለብሱም ምቾት የሚሰጠው ለሱ ትክክለኛ ነው ብሎ የሚያምን አይነት ልብስ መሆን መቻል አለበት። ስለዚህ እኔ የምወደው አይነት ልብስ የሱፍ ነው ማለት ነው